በመስኮት ጎን መቀመጥ ትወዳለህ በጣም ጥሩ ጥያቄ። ያው በመስኮት ጎን አዎ እቀመጣለሁ መጀመሪያ በተለያየ ምክንያት እቀመጣለሁ የምቀመጥበት ምክንያት። ይለያያል ማለት ነው። ለምሳሌ ሳነብ መስኮት አጠገብ ተቀምጬ ማንበብ በጣም ደስ ይለኛል። ምክንያቱም ተጨማሪ ብርሃን ሳያስፈልገኝ ቀጥታ የተፈጥሮ በሆነ ብርሃን አነባለሁ። በተጨማሪ ደግሞ ማታ ማታም በመስኮት በኩል የሚገባው ጨረቃ ብርሃኑ የተፈጥሮ ብርሃን። በጣም ደስ የሚል ስሜት ስለሚፈጥር መንፈስን ስለሚያድስ ስሜትን ስለሚያድስ። መስኮት አካባቢ ተቀምጬ ትንሽ ጊዜ አሳልፋለሁ ማለት ነው። ያን ብቻ ሳይሆን ስልኬንም ስትጠቀም መስኮታ አካባቢ ተቀምጬ ስልኬን መጠቀም በጣም የተለየ ስሜት እና ደስታ ይፈጥርልኛል። ውስጤ ላይ እና ከዚህ የተነሳ ነው ብዙ ጊዜ መስኮት አካባቢ መቀመጥ በጣም አዘወትራለሁ ማለት ነው። ስለዚህ መስኮት ጎን መቀመጥ ትወዳለህ ለሚለው ጥያቄ በአጭሩ መልስ የሚሆነው ምንድነው? አዎ መስኮት አካባቢ እቀመጣለሁ። ነገር ግን በጣም በጣም ደግሞ ከሚባለው በላይ አላዘወትርም። ነገር ግን አንዳንድ ጊዜ እየወጣሁ እቀመጣለሁ አንዳንድ ጊዜ ደግሞ ጭራሽ የማልቀመጥባቸው ጊዜያቶችም አሉ ማለት ነው። ስለዚህ እንደ ሁኔታ ወይም እንደ ቀን ይወሰናል። እና የምወጣባቸው የምቀመጥባቸውም ጭራሽ የማልወጣባቸውም የማልጠጋባቸውም ቀኖች አሉኝ

ሽማግሌዎችን እንዴት ታከብራለህ? በጣም ጥሩ ጥያቄ ያው መጀመሪያ ሽማግሌ ማለት ምን ማለት እንደሆነ ጥሩ የሆነ ግንዛቤ ለመፍጠር ያህል ሽማግሌ ማለት እድሜው በአማካኝ ከሃምሳ አምስት ብቻ ከሃምሳ አምስት እስከ ሰማንያ እስከ ሰባ አምስት አካባቢ ያለ ሰው ሽማግሌ ሊባል ይችላል። ያም የሆነበት ምክንያት በተፈጥሮአዊ ተፈጥሮአዊ በሆነ መንገድ ጉልበቱ ሊደክም ሰውነቱ ድካም ድካም ሊለው ስለሚችል። ከታናናሾቹ ወይም ወጣት ከሆኑቱ ገና በማደግ ላይ ካሉ ሰዎች ክብርን ይሻሉ መከበር ይፈልጋሉ። ለምሳሌ አሁን ታክሲ ውስጥ ወንበር በመልቀቅ ታክሲ ውስጥ በሆነ ራሱ በተለያዩ ቦታዎች ላይ ቆሞ ስናያቸው በመነሳት ወንበርን በመልቀቅ ለእነሱ ክብራችንን መግለጥ እንችላለን። በተጨማሪም ደግሞ ስራ ሲሰሩ በምናገኝበት ጊዜ ማገዝ እንችላለን በማገዝ እንችላለን ማለት ነው። ከዛ ባለፈ ደግሞ በተለያየ ሁኔታ ውስጥ ለምሳሌ ሲያማቸው በተለያየ ጊዜ ሰው ሲያስፈልጋቸው አብረናቸው በመሆን ክብራችንን ወይም ለእነሱ ያለንን አክብሮት መግለጥ እንችላለን ማለት ነው። ስለዚህ እኔ በዚህ መንገድ ለሽማግሌዎች ያለኝን ክብር እገልጣለሁ። ይሄ ምንድነው ያልኩት? ስራ ሲሰሩ ካገኘኋቸው በማገዝ ቆሞ ካገኘኋቸው ተነስቼ ወንበር በመልቀቅ ደግሞ የተለያይ እርዳታ በሚያስፈልጋቸው ጊዜ ከአጠገባቸው በመሆን በመርዳት ክብሬን እገልጣለሁ ማለት ነው። ስለዚህ በዛ ወይ በዛ መንገድ ሰው ሁሉ ሽማግሌዎችን ሊያከብራቸው ይገባል ብዬም አስባሃለሁ ማለት ነው። ስለዚህ ይህንን ነው እኔ እስካሁን ድረስ እያደረኩ ያሉት

የአካባቢው ገበያ እንዴት ነው? በጣም ጥሩ ጥያቄ። በአካባቢያችን ያው የትምህርት ተቋም ነው ያለው። የትምህርት ተቋሙ ደግሞ በሚያሳዝን ሁኔታ ትንሽ ከከተማ ወጣ ወይ ራቅ ብሎ ስላለ ብዙም የገበያ ማዕከል የለም። ነገር ግን ትንሽ ሆኖ በጣም ሰፊ የማይባሉ በብዛት ሰው የማይገለግልባቸው ግን ለአካባቢው ሰው ታስበው የተዘጋጁት ትናንሽ የገበያ ማዕከሎች አሉ። እና እነዛ ነው ሰው የሚጠቀሙት ስልጅ እስካሁን ድረስ ባለው በጣም ጥሩ የሆነ ገበያ። ሁኔታ አላየሁትም ማለት ነው።

የድምጽ መልእክት ተልካለህ። በጣም ጥሩ ጥያቄ። የድምጽ መልእክት መላክ ማለት። በምስል ያልሆነ ነገር ግን የድምፃችንን ቅጂ ብቻ። በመቅዳት ለወዳጅ ዘመዶቻችን ወይም አብሮን በመነጋገር ላይ መልእክት በመለዋወጥ ላለው ሰው። በቀጥታ መላክ ማለት ሲሆን። ይሄ ደግሞ ጽሁፉን በመጽሐፍ በጣም አድካሚ የሆነና አሰልቺ የሆነ። ነገር የመቀነስ ደግሞ ቀጥታ ስልኩን ወደ አፋችን ወይም ወደ መነጋገሪያችን በማስጠጋት የምንፈልገውን ነገር በማውራት ጨዋታም ከሆነ ቀልድም ከሆነ በማለት መላክ እንችላለን ማለት ነው። ስለዚህ። ይህ የድምጽ መልእክት በጣም ብዙ ነገሮችን ያቃልላል ብየ አስባለሁ በራሴ። የድምጽ መልእክት እኔ በበኩሌ አዎ እጠቀማለው መጀመሪያ አካባቢ አልጠቀምም ነበር። አሁን አሁን ግን ምን ያህል ፈጣን እና ቀላል እንደሆነ ምን ያህል ደግሞ። ጊዜ እንደሚቆጥብ ስረዳ የድምጽ መልእክቶችን ማስቀመጥ ጀምሬያለሁ ማለት ነው። ስለዚህ ይህንንም በጣም ደስ የሚልና አጥጋቢ ሆኖም አግኝቼዋለሁ ማለት ነው። ስለዚህ የድምጽ መልእክትን ትልካለህ ወይ ለሚለው ጥያቄ በአጭሩ መልሲ አዎ እልካለሁ የሚለው ነው የሚሆነው። ምክንያቱንም ደግሞ አንድ በአንድ አስቀምጫለሁ ቀላል ነው ፈጣን ነው ጊዜ ይቆጥባል። ቶሎ ለመግባባት ከምናወራውም ሰው ጋር ጥሩ የሆነ የተግባቦት ሁኔታ ስለሚፈጥር። የድምጽ መልእክት መላኩ በጣም አዋጭ ነው ብዬ አስባለሁ

ቃልህን ትጠብቃለህ በጣም ጥሩ ጥያቄ። ቃሌን በጣም መጀመሪያ ቃል መጠበቅ ማለት ምን ማለት ነው? እሚለውን በጥቂቱ ላብራ እና ከዛ ደግሞ ቃልን ስለመጠበቅ ስለራሴ አወራለሁ ማለት ነው። እና ቃልን መጠበቅ ማለት በተለያየ ሁኔታ ውስጥ ለሆነ ሰው በህይወታችን አስፈላጊ ነው ብለን ለምናስበው ሰው ለማናስበውም ብቻ ለማድረግ የሆነ ነገር ለማከናወን ወይ ስጦታ ለመስጠት ወይ ደግሞ የሆነ ነገር ልናደርግላቸው እንነግራችኋለን ማለት ነው። ስለዚህ በምንነግራቸው ጊዜ እነዛ ሰዎች ምንድነው እሚያስቡት ቃል እየገባንላቸው እንዳለና የሆነ ነገር ልናደርግላቸው ተስፋ እንደሰጠናቸው ነው እሚያስቡት? ስለዚህ ምንድነው እሚባለው ቃል ተገባ ወይም አንድ ሰው ቃል ገባ ይባላል ማለት ነው። በአጭሩ ስለዚህ ቃል መግባት ማለት ለአንድ ሰው የሆነ የሆነን ነገር የመደረግ የሆነን ነገር ይደርግልኛል ብሎ ተስፋ የማድረግ የመጠበቅን ስሜት በውስጡ መፍጠር ነው ማለት ነው። ስለዚህ ሰው የገባውን ቃል ወይም አደርጋለው ያለውን ነገር ማድረግ አለበት። አንዳንድ ጊዜ በተለያየ ሁኔታዎች ወስጥ ሰው ይህን ቃሉን ባለመጠበቁ ወይም አደርጋለሁ ያለውን ነገር ባለማድረግ ብዙ ግንኙነቶች ይሻከራሉ ብዙ አይነት እንትኖች ጓአደኝነቶች ይቆረጣሉ። እና እኔ ግን በጣም በሚባል ደረጃ ቃሌን ጠባቂ ባልሆንንም ግን በተቻለኝ አቅም ቃል ከገባሁት ለማድረግ እሞክራለሁ ያ በማይሆን ከሆነ ደግሞ መጀመሪያም ቃል አልገባም። ቃል ከገባሁት ደግሞ የገባሁትን ነገር ለማድረግ ወይም አደርጋለሁ ብዬ ያልኩትን ነገር ለማድረግ በዛ ሰውዬ በሚያደምጠኝ ሰውዬ ጓደኛዬም ይሁን ልወቀውም አልወቀው ብቻ በሚሰማኝ ሰው ጭንቅላት ውስጥ የፈጠርኩትን የመጠበቅ ተስፋ። ለማስፈፀም ወይም ደግሞ በእኔ ላይ ያለውን እምነት እምነት የመጣል ነገር ፉርሽ ላለማድረግ ስል ቃሌን ለመጠበቅ እሞክራለሁ ማለት ነው። ምክንያቱም ያ እማይሆን ከሆነ በሚቀጥለው ጊዜ እምነት እሚጣልብኝ ሰው ስለማልሆን እምነት እሚጣልበት ሰው ለመሆን ነገም ለወደፊትም ህይወቴ ጥሩ የሆነ ግንኙነት ለመገንባት ስለሚጠቅመኝ ቃሌን ለመጠበቅ እሞክራለሁ። የሚል ነው በአጭሩ መልስ ነው